መብራት ሲቋረጥብን በመጀመሪያ የጠፋው እኔ ጋ ብቻ ነው ወይስ አካባቢው ላይ ሁሉ ነው የሚለውን አጣራለሁ። ከዛ እኔ ጋር የኔ ቤት ላይ ብቻ ከሆነ የጠፋው ቆጣሪውን ቼክ አደርጋለሁ ቆጣሪውን አይቼ ከዛ ከተቆረጠ መብራት ሀይል ስልካቸው ስላለኝ ደውዬ እጠይቃቸዋለሁ። ወደ እኛ ጋር መጥተው ቆርጠው እንደሆነ ክፍያም ከፍዬ እንደሆነና እንዳልሆነ እሱንም አጣራለሁ።

ቢሮ ስገባ መስሪያ ቤታችን ያዘጋጀው የስራ ልብስ ስላለ እሱን እለብሳለሁ። ከመስሪያ ቤቱ ስወጣ ደግሞ አውልቄ እዛው አስቀምጬ ነው የምመጣው። ነገር ግን በቤት ውስጥም አንዳንድ ኤሌክትሪክ ነክ ነገሮችን ወይም አንዳንድ ስራዎችን የሚፈቱ ነገሮችን። ወደ ላይ ወደ ታች የሚያስወጡና የሚያወርዱ ስራዎችን በምሰራበት ጊዜም እንዲሁ ለዛ ስራ የሚመች ልብስ መርጬ እለብሳለሁ።

የትንኝ መረብ አሁን ላይ አልጠቅምም። አሁን የምኖረው አዲስ አበባ ስለሆነ አየሩ ቀዝቃዛ ስለሆነ ብዙ ትንኝም የለበትም እኔ የምኖርበት አካባቢ ብዙ ትንኝ የለም። ነገር ግን ከዚህ በፊት ሀዋሳ በምኖርበት ጊዜ ያ አካባቢ እጅግ ሞቃት ስለሆነ ትንኞችም ስለሚበዙ። ትንኝ መረብ እጠቀም ነበር።

በአብዛኛው በቀን አንድ ሰዓት ማለትም የስልሳ ደቂቃ ስልክ እጠቀማለሁ ብዬ እገምታለሁ። ነገር ግን አንዳንድ ጊዜ ስራ ሲበዛ ወይም ደሞ አንዳንድ ነገሮች ሲከሰቱ በቤተሰብም አካባቢ አንዳንድ ነገሮች ከተከሰቱ እናጉዳዮች ሲበዙ በቤተክርስቲያንም ጋር በተገናኘ ጉዳዮች ሲበዙብኝ አጠቃቀሜ ከፍ ሊል ይችላል። ሁለት ሰዓት ሶስት ሰዓት እና አልፎ አልፎ ከዚህም በላይ ሊሆን ይችላል። የቀን ውስጥ አገልግሎቱ

ሙዚየም መሄድና መጎብኘት በጣም ነው የምወደው የምወደውን ያህል ግን እየሄድኩ አይደለሁኝም እንጂ ስጎበኝ ግን በጣም ደስ ብሎኝ ነው የምመለሰው። በዚያ ውስጥ በሙዚየም ውስጥ የሚቀመጡ ነገሮች እያንዳንዳቸው የሚናገሩት ብዙ ነገር አለ። ስላለፉት ጊዜያት ስለ ሰዎች ስለ ኑሮ ሁኔታ ስለ አካባቢ ብዙ ታሪኮችን እና ያለፉ ነገሮችን ስለሚገልጹ ሙዚም ሄዶ መጎብኘት በጣም ነው የምወደው።

በስራ ቦታ ያለኝ ዋናው ሀላፊነቴ ለፋብሪካ የሚያስፈልጉ ጥሬ እቃዎችን ከየክፍሉ ያለውን ፍላጎት መቀበል እና ከዚያ ያንን ጥሬ እቃ ሊያቀርቡ የሚችሉ አቅራቢዎችን ከውጭም ከሀገር ውስጥ ማፈላለግ ከእነርሱ ጋር ግንኙነት ማድረግ ዋጋ መቀበል የምርታቸውን ጥራት ማየት ከዚያ የተመረጠው ላይ ደግሞ የገዢ ትእዛዝ ማስተላለፍና እስከ መረከብና ጥያቄውን ወደ አቀረበው ክፍል እስኪደርስ ድረስ ያሉትን ክተትል ማድረግ አመራር መስጠት ይሄን ሁሉ ያካትታል።

አዎ ማህበራዊ ኑሮ ማህበራዊ ሚዲያ እጠቀማለሁ። ለምሳሌ ዩቲዩብ ፌስቡክን እነኚህ ሁለቱን ሚዲያዎች በጣም እጠቀማቸዋለሁ። ዜና ለመስማት የተለያዩ የአጫጭር ጊዜ ስልጠናዎችን ለመካፈል። ልዩ ልዩ መረጃዎችን ለማግኘት እጠቀማቸዋለሁ።

አዎ በተፈጥሮ ውስጥ በአትክልት ስፍራ አበቦች ባሉበት ጫካ በሚመስል ውስጥ መረማመድ ደስ ይለኛል ተፈጥሮን ማየትና ማድነቅ እወዳለሁ። ነገር ግን ከጸጥታ አንፃር ደግሞ ስለምሰጋ ብዙ ጊዜ ይህንን ለማድረግ ብፈልግም በተግባር ግን አላደርገውም። ልጆች እያልን ግን በብዛት ከጓደኞቻችን ጋር እየወጣን እንደዚያ አናደርግ ነበር።